ታሪክ መንገር ትወዳለህ? አዎ ይህ ጥያቄ? ብዙ ጊዜ የሚገናኘው ከምንድነው ታሪክ ታሪክ ማለት ምን ማለት ነው? ለሰዎች የምናጋራቸው የምናካፍላቸው። ብዙ ነገሮችን እንዲያውቁ ከፊት የነበሩ ነገር ግን ለወደፊት ህይወታቸው የሚጠቅሙ ነገሮችን። ከማገናኘት ከማጋራት ወይም ከማካፈል ጋር የተገናኘ ነው። ስለዚህ ታሪክ መናገር ታሪክ ማማከር ታሪክ መስጠት ለሌሎች መስጠት ማጋራት በጣም ነው ምወደው። ለምሳሌ ታሪክ መናገር ለጓደኛ ሊሆን ይችላል ታሪክ መናገር ለቤተሰብ ሊሆን ይችላል። ታሪክ መናገር ለትልልቅ ሰዎች ለመምህራን ለትልልቅ ባለሙያዎች ሊሆን ይችላል። እንዲሁም በትምህርት ደረጃ ሊሆን ይችላል ታሪክ ምንናገረው ለምሳሌ እኔ ለክፍል ጓደኞቼ ታሪክ መናገር እወዳለሁ። ለትናንሽ ወንድሞቼ ለትናንሽ ሴቶቼ ምክንያቱም ለትናንሽ እህቶቼና ለትናንሽ ወንድሞቼ ታሪክ የምናገረው ለምንድነው? አንደኛ እኔ ካለፍኩበት ታሪክ እነሱ ብዙ ስለሚማሩ ነው። ሁለተኛ ደግሞ እኔ ያለፍኳቸውን ነገሮች ብዙ ጊዜ በጣም ከባድ የሆኑ ነገሮች ሊኖሩ ይችላሉ እነሱ እንዳይደግሟቸው ልነግራችሁ እወዳለሁ። ስለዚህ ታሪክ መናገር በጣም እወዳለሁ በጣም ጥሩ ነገርም ነው። ለምሳሌ ከጥቅሙ ስንነሳ ታሪክ ብዙ ጊዜ ከኋላ የነበሩ ጥሩ ነገሮች ከኋላ የነበሩ ታሪኮች ከኋላ የነበሩ ስልጣኔዎችን እንነግራቸዋለን ለማን? ለማያውቁት ወይም እዛ አካባቢ ላልነበሩ ሰዎች ማለት ነው። በቦታው ሰዓቱ በጊዜው ላልነበሩ ሰዎች ታሪኩን እንነግራቸዋለን። ዜን እነሱ ሰዎች ብዙ ነገር ይማራሉ ማለት ነው። ከእሱ ነገር ለምሳሌ የሚያውቋቸው ነገሮች ስለ ቦታው ጥሩነት በዛን ስዓት ስለነበሩ ደጋግ ሰዎች። በዛን ሰዓት ስለታሰሩ። የፈጠራ ስራዎች። ምን ያህል ጊዜ እንደፈጀባቸው ታሪኩ ለመጠናቀቅ ለምሳሌ ታሪኩ ለምሳሌ የጥሩ ወይም የደጋግ ሰዎች ታሪክ ሊሆን ይችላል። የተፈጥሮአዊ ቦታዎች ታሪክ ሊሆን ይችላል። እንዲሁም አንዳንድ ለምሳሌ የጠፉ እንስሳት ወይም በጣም ከባድ ባህሪ ያላቸው እንስሳት ታሪክ ሊሆን ይችላል ስለዚህ ታሪክ መናገር በጣም ጥሩ ነው። ታሪክ ስንል በዋናነት በሁለት ልንከፍለው እንችላለን የራስ ታሪክ እና የሌላ ሰው ታሪክ ማለት ነው። ስለዚህ የራሴን ታሪክም እነግራችኋለሁ ለምሳሌ መቼ እንደተወለድኩኝ የህይወት ታሪኬ ማለት ነው። የት እንዳደግኩኝ ከማን እንደተወለድኩኝ ስለዚህ እኔ ክብሬ ዘገዬ እባላለሁ። የምኖረው ኢትዮጵያ ውስጥ ነው። ጀስት እንደማንኛውም ኢትዮጵያዊ አንደኛ ክፍል የምንገባው ሰባት አመት ወይም ስድስት አመታችን አካባቢ ሲደርስ ነው። ከዛ ደግሞ ብዙ ነገር እንማራለን ከአስተማሪው ከትምህርት ቤት። እንዲሁም እዛ አካባቢ ከሚኖሩ ሰዎች በጣም ብዙ ነገሮችን እንማራለን ስለዚህ። እያልን እያልን ስምንተኛ ክፍልን አጠናቀን ወደ ዘጠነኛ ክፍል እንገባለን። ዘጠኝ ከቀጠለ በኋላ ደግሞ አስርን አስራ አንድን አስራ ሁለትን አልፈን ዩኒቨርሲቲ እንገባዋለን ማለት ነው። ከዛ ዩኒቨርሲቲ ከገባን በኋላ ከሌሎች ብሄር ብሄረሰብ ህዝቦች ጋር አብረን እንጣመርና ወይም በዶርም ውስጥ ወይም በክፍል ውስጥ አንድ ላይ ሆነን የተለያዩ ትምህርቶችን እንማራለን። ለምሳሌ የተለያየ ቋንቋ ሊሆን ይችላል የተለያየ ባህል ሊሆን ይችላል። የተለያዬ እምነት ሊሆን ይችላል እነሱ ሁሉ በጋራ አንድ ላይ ሆነን እንማራለን። እና ታሪክ መናገር በጣም ጥሩ ነው። ብዙ ጊዜ ለአንድ ሀገር ወይም አንድ አካባቢ የሚኖሩ ሰዎች እርስ በእርሳቸው ታሪክ ይወሳሰዳሉ። ይሄ ለምንድነው? የሚጠቅማቸው ቅድም እንዳልኩት አንደኛ በጣም ከባድ የነበሩ ነገሮች በዛን ሰዓት የነበሩ እንዳይደገሙ ስለሚጠቅም። ሁለተኛ ደግሞ በዛን ሰዓት የነበሩ ጥሩ ጥሩ ነገሮች። አሁን ላይ እንድናስቀጥላቸውና ወደፊት ለምንኖራቸው ህይወት ደግሞ በጣም ጥሩ። ነገሮችን ስለሚያመጡልን ለምሳሌ ፊት የነበሩ የፈጠራ ስራዎችን አሁን ስንናገር ታሪክናችንን ለወደፊት ይበልጥ የበለጠ የፈጠራው ስራ ላይ እንድናተኩር ይጠቅመናል ማለት ነው። ስለዚህ አንደኛውና ዋነኛው ጥቅሙ ለወደፊት ለምንኖረው ህይወታችን ዋስትና ወይ መሰረት ስለሆነ ነው ማለት ነው። ታሪክን የምንናገረው እንዲሁም ደግሞ ህፃናት ብዙ ጊዜ ታሪክ ስንናግራቸው ወይም ታሪካችንን ስናካፍራቸው የራሳቸው የማስታወስ አቅማቸው ይጨምራል የፈጠራ ችሎታቸው ይጨምራል። እንዲሁም ታሪኩን እስከ ምንነግራቸው ያላቸው ጉጉት እራሱ ይጨምራል። ስለዚህ ነገሮችን የማከናወን ነገሮችን በራሳቸው የመፍጠር እንዲሁም የማዳመጥ እና የመናገር እስኪላቸውን ወይም ክህሎታቸውን ለማዳበር ስለሚጠቅም። ታሪኬን መናገር እወዳለሁ ማለት ነው